አዎ በደንብ እሚጠቅመኝ መተግበሪያ ካለ አወርዳለሁኝ። እማይጠቅመኝ ከሆነ ሰው ስላወረደ አላወርድም። ግን ለራሴ እሚጠቅመኝ እምጠቀምበት ከሆነ አሁን ዋትሳፕ ቴሌግራም ጂሚኤል ዲስኮርድ በደንብ የሚጠቅሙኝን ነገሮች በደንብ ነው የማወርደው። ጥቅማቸውን ብቻ ልወቅ እንጂ በደንብ አወርዳለሁኝ አዎ

ኢትዮጵያ ውስጥ ብዙ ቦታ ተጉዤ አውቃለሁ። ግን አብዛኛው ምጉአዘው ገደማት። ያለበት አካባቢ ወደ ገደማት ቦታ ብዙ ጊዜ እጓዛለሁ በሰሜንም በደቡብም። በምስራቅ በምዕራብም ተጉዥ አውቃለሁኝ። ገዳማት እንዳሉ ከሰማሁ እጉአዛለሁ ገዳማትያሉበት ቦታ ማለት ነው። ወደ ሃይማኖት ቦታዎች ወደ ክርስትና ሃይማኖት ቦታዎች በደንብ እጓዛለሁኝ።

አዎ ገመድ መጠቀም አለው። ልጅ እያለሁ ለመጫወቻ ለጫወታ ለምዝለል እንተቀምበት ነበር። ገመን ዝላይ ሱዚ በገመድ መጫወተው። አሁን ካድኩኝ በኋላ ደግሞ ገመድን ልብስ ለማስጫ። ስጋ ቋንጣ ለማድረጊያ እጠቀማለሁኝ። በደንብ ተጠቅሜ አቃለሁ ገመድህ አብዛኛው ጊዜ ልብስ ለማስገባት ልብስ ከአጠብኩኝ ቦታ ልብስ ለማስጫ እጠቀማለሁኝ።

ካደኩኝ ልደቴን አክብሬ አላውቅም ልጅ እያለሁኝ ግን ያው ወላጆቼ ናቸው የሚያከብሩልኝ ዳቦ ኮካ ብስኩት ተደርጎ ሁሉም ሰው ተጠርቶ ጎረቤትም ጓደኞችም እኩዮቼም ተጠርተው እህት ወንድሞቼ ባሉበት እናት አባቴ ባሉበት ይከበርልኝ ነበረ። አሁን ካደኩኝ በኋላ ግን ትዝ ብሎኝ አክብሬ አላውቅም። ኑሮም ስላልተመቸኝ ነው መሰለኝ። ትዝ አይለኝም ትዝ ቢለኝም አላከብርም። እንደዛ ነው አሁን ካደኩኝ አክብሬ አላውቅም። በፊት ግን እ

አዎ በጣም ነው ምወደው። ሙቅ አየር አይስማማኝም ማለት ያፍነኛል ለመተንፈስ ራሱ ይከብደኛል። ስለዚህ ቅዝቃዜ ያየር ሁኔታ በጣም ነው ምወደው አሁን ያለሁበት አካባቢ የወደድኩት ምኖርበት ለዛ ነው። ንፋስ አለ በጣም ቀዝቃዛ ነው። በየጊዜው ማለት ሙቀት አያስቸግረኝም ቀዝቃዛ የአየር ሁኔታ የሚባል ነው። እና በቃ ደስ ይላል። ምግብም አይበላሽም ቶሎ ምግብም ለምግቤም ጥሩ ነው ለኔም ለአተነፋፈሴ ይመቸኛል። እና ለሰውነቴም ለገላየም ለቆዴየም ይመቸዋል። ቀዝቃዛ የአየር ሁኔታ እና በጣም ነው ምወደው ቀዝቃዛ የአየር ሁኔታ በጣም ነው ምወደው።

አዎ ማህበራዊ ሚዲያ እጠቀማለሁ። የተለያዩ ማህበራዊ ሚዲያዎች እጠቀማለሁ። ቲክቶክ እጠቀማለሁ፣ ዋትሳፕ፣ ቴሌግራም፣ ፌስቡክ አለኝ ማህበራዊ ሚዲያዎች አሉኝ። ጠቃሚ ናቸው ብዬ ያሰብኳቸው ማህበራዊ ሚዲያዎች አይጎዱኝም ብዬ ያሰብኳቸውን በተለይ እጠቀማለሁ። ሰዎችን ለማግኘት ከሰዎች ጋር ለመገናኘት፣ አዳዲስ መረጃዎችን ለማግኘት። ዩቲዩብ አሁን በጣም ነው የሚጠቅመው። የተለያዩ ትምህርቶችን እማርበታለሁ። ጠቃሚ ጠቃሚ የሆኑ ገጾችን ስለምከተል መርጬ ስለሆነ ስለምከተላቸው ገጾቹን ከእነሱ ጠቃሚ ነገር አገኛለሁ። እና አዎ የሚጠቅመኝ ከሆነ ለህይወቴ የሚጠቅም ከሆነ፣ እውቀት የሚጨምርልኝ ከሆነ አዳዲስ እውቀት የሚሰጠኝ ከሆነ የማላውቀውን ነገር የሚሰጠኝ ከሆነ እጠቀማለሁ። ግን አለ የተባለውን ማህበራዊ ሚዲያ ሁሉ አልጠቀምም። አለ የተባለውን ብቻ ነው የሚጠቅመኝን መርጬ የሚጠቅመኝ ከሆነ እጠቀማለሁ ማህበራዊ ሚዲያ።

አዎ ላፕቶፕ አለኝ። አሁን እየሰራሁት ያለሁት ስራ የኦንላይን ስራ ስለሆነ ያው በስልኬ ሰርቼ አልደርስም ማለት ይከብዳል በስልክ ለመስራት ኦንላይን ስራዎችን ለመከታተል። ስለዚህ ግዴታ ስለሆነ ላፕቶፕ ላፕቶፕ ገዝቻለሁኝ ላፕቶፕ አዎ አለኝ። ጠቃሚ ነገር ነው ስራን ያቀላል ህይወትን ያቀላል። ሁሉም ነገር ቅልል ባለ መንገድ ስለሚሰራበት እሱን ነው የምጠቀመው። አሁን አዎ ላፕቶፕ አለኝ።

አዎ ገንፎ በላለሁ እወዳለሁ በተለይ ቅዳሜ እና እሁድ ቤት ስለምሆን በልቼ መተኛት ደስ ይለኛል። በልቼ ተኛለሁ የስንዴ ገንፎ በተለይ ስንዴ ገንፎ በጣም ነው ምወደው። በቂቤ ሲሆን ይሄ ማባያው ደግሞ በቂቤ በበርበሬ አድርጌ እሰራና በጣም ይጠፍጣል። እንደዛ ሲሆን ገንፎ በጣለሁኝ እወዳለሁኝ

የስራ ጊዜ በጣም ጥሩ ነው እንግዲህ እስካሁን ጥሩ ነው። ያው ጠዋት እገባለሁ እንሰራለሁ። ሰዓት ሲዳርስ ምን ሰዓት ላይ ይሄዳል? አስራ አንድ ሰዓት ላይ እንደ ቤት ይሄዳል እሄዳለሁ። የስራ ጊዜ ጥሩ ነው እንግዲህ ቢሮ ውስጥም በስራቱ ስራ የተቀጠርኩበትን ስራ እየሰራኝ ነው። ከባልደረቦቸገር ጋርም ካለቃየ ጋርም ጥሩ ግንኙነት አለኝ። ስለዚህ ለስራ ጊዜም በጣም በደስታ ነው አሳልፋ እወደዋለሁ። የስራ ጊዜ። በቃ የተማርኩት ለዚህ አይደለ አንድ እውቀት ኖሮኝ። በዛ እውቀት ለመስራት እና የስራ ጊዜ በጣም ጥሩ ነው። እስካሁን በጣም ጥሩ ነው። የስራ ጊዜ እወደዋለሁኝ

ከግራጫ ነው የሚለው የቀለም አይነት ነው ግራጫ።

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁኝ። የዝናቡ ድምጽ ያረጋጋጋኛል። ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ መጽሐፍ ማንበብ እወዳለሁ። ውጭ ሁሉም ቦታ እርጥብ ነው። ሰዎች በዣንጥላ ይራመዳሉ ማውራ ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው ዝናብ ለመሬት በረከት ነው። እህሎች ያድጋሉ ይህን የአየር ሁኔታ እወደዋለሁ። ቤት ውስጥ ሙቅና ደህንነት ደህንነት አለ።

ለስራ መጓዝ የተዘጋጀሁ ነው። ሌላ ከተማ መሄድ አለብኝ። ጥቂት ቀናት እቆያለሁ ስብሰባዎች ተይዘዋል። መዳረሻዬን ማረጋገጥ አለብኝ መዳረሻዬን ማረጋገጥ አለብኝ ትኬቱ ተገዝቷል። ሆቴሉ ተይዟል ሻንጣየን ማሰባሰብ አለብኝ። የንግድ ልብሶች ማሸግ አለብኝ። ላፕቶፔንም ማምጣት አለብኝ። የሰነዶች ቅጂዎችም ቅጂዎችን አዘጋጅቻለሁ። የአውሮፕላን ውስጥ መስራት እችላለሁኝ። አዲስ ቦታ ለማየት እደሰታለሁ። ግን ቤተሰቤን እናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ይህ የንግድ ስራ አካል ነው።

አዲስ ጫማ መግዛት አለብኝ። አሮጌ ጫማዬ ተበላሽተዋል። ወደ ሱቅ ወደ ሱቅ ሄድኩኝ። ብዙ አማራጮች አሉ ቀለሞች እና ቅጥቶች የተለያዩ ናቸው። እያንዳንዱን እሞክራለሁ ምቹ መሆን አለባቸው። አንዳንዶች በጣም አጥበበኛ ናቸው ሌሎች በጣም ትልልቅ ናቸው። ለረጅም ጊዜ መራመድ እችል። ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማውም ምቹ ናቸው። በመጨረሻም አንዱን መረጥኩኝ። ጥቁር እና ቀላል ቀጥ ደስ ብሎኛል።

በየቀኑ በአውቶቡስ እጓዛለሁ ጠዋት ላይ በሰዎች ተሞልተው ይሆናል፣ ሁሉም ወደ ስራ እየሄዱ ናቸው፣ አንዳንዶች እየተ እየተኛ ይጓዛሉ። ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ ወዳላሁኝ ከከተማው እይታ ውብ ነው። ህንፃዎች እና ሰዎች እይ ያልፋሉ። አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል ሹፌሩ ፈጣን ያሽከረክራል ይህ የአለት አለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል።

ድመት አለኝ ስሟ ሉሲ ናት። በጣም ውብና ተንኮለኛ ናት። በየቀኑ መመገብ አል መመገብ አለብኝ። ውሃዋን መቀየር አለብኝ። ከእኔ ጋር መጫወት ትወዳለች። ትንሽ ኳርስ ታሳድደዋለች። አንዳንድ ጊዜ በእግሬ ላይ ትረኛለች። ሞቅታዋን እሰማለሁኝ። ስትታማ ወደ ዶክተር ወስዳታለው። ንጽህናዋን መጠበቅ አለብኝ። ሉሲ በቤተሰብ አባል ናት። ከእርሷ ላይ መሆን ያስደስተኛል። እንስሳት ፍቅር አለኝ። ተጨባጭነት ይሰጣሉ።